የምወደው ሽታ ያው ጥሩ ሽታ እወዳለሁ። በተለይ እነዚህ በጣም ያልደመቁ ቀለል ያሉ ሽታዎችን እወዳለሁ ያው ሽቶም ስጠቀም ቀለል ያሉ ሽታዎች ሽታ ያላቸውን እጠቀማለሁ። ምክንያቱም ከበድ ያለ ሽታ ብዙም አይመቸኝም። እና ቀለል ያሉ ሽቶዎችን እጠቀማለሁ። እነዚህም ሲባል እንደ ዶድራንት ያሉ ሽቶዎችን እወዳለሁ በተለይም ከአትክልቶች ላይ የጽጌ የጽጌሬዳ ሽታ እና የጤና አዳምን ሽታ በጣም እወዳለሁ። እነዚህ ሽታዎች በጣም ከምወዳቸው ከአትክልቶች ውስጥ ምወዳቸው ሽታዎች ናቸው። ግን ያው ሽቶ ብዙ ጊዜ እነዚህ ቀለል ብለው ለሰው የማይከብዱ ለስለስ ያሉ ሽቶዎችን እወዳለሁ። ሌላ ከሚጨሱ ጭሶች ላይ እነዚህ ሉባንጃ ሚባለውን እና ሰንደል ሽታን እወዳለሁ። እነዚህን ሽታዎችን በተለይ እጠቀማለሁ። አብዛኛውን በጣም ደስ ይሉኛል እና እነዚህን ሽቶዎች በብዛት እጠቀማለሁ እወዳለሁ

በግም ይሄ ህዝብ ተዳደለ የሚለው በግም ያው ከ አስር እስከ አስር ኪሎ ሜትር በላይ ያው በእግሬ እሄዳለሁ። ብዙ ጊዜ ትራንስፖርት እማይገባቸው ቦታዎች ወይም ደግሞ የህዝብ ትራንስፖርት የሌለባቸው ቦታዎች ስለሚኖሩ ከ አስር ኪሎ እስከ አስራ አምስት ኪሎ ሜትር በግሬ እጓዛለሁ ያው ትራንስፖርት ከሌለ የግድ ለድጋፍ ወደ ታች ወደ ወርጄ ወጥቼ ስለምደግፍ። በግር ይሄን ያህል ጊዜ ይሄን ያህል ሰዓት ልሄድ እችላለሁ። ያው ማለት የግዴታ ስለሆነ እሄዳለሁ። ከዛም ቤት ለቤት ገብቶ ድጋፍ ለማድረግ ህብረትተሰቡን ለማግኘት። ስራ እሰራለሁ እና ያው አብዛኛውን ጊዜ በዘመቻ ወቅት የተለያዩ እናቶችና ህፃናትን አድርገው እና አድሬስ ለማድረግ ወይም ደግሞ ተደራሽ ለማድረግ። በህብረተሰብ ያሉ ችግሮችን ግንዛቤ ለመፍጠር እና ለመስጠት። ያሉ ችግሮችን ለመፍታት ቅሬታ በህብረተሰቡ ዘንድ ያለ ቅሬታ ካለ ቅሬታዎችን ለመፍታት ያው። በእግር የግድ መሄድ ካለ እስካለብኝ ድረስ ስለመሄድ ከአስር እስከ አስራ አምስት ኪሎ ሜትር ድረስ ተጉዤ ስራዬን ተግባሬን አከናውናለሁ። ያው ማለት የግድ ተደራሽ መሆን ያለበት ነገር ተደራሽ ማድረግ ስላለብኝ ይሄን ያህል እሄዳለሁ። ምክንያቱም ለህብረተሰብ አገልግሎት ነው። መጀመሪያ መቅደም ያለበት ህብረተሰቡን ተጠቃሚ ለማድረግ ስለሆነ ተጠቃሚ ለማድረግ። ይሄንን ያው ራሴን ጎድቼም ቢሆን ከዚያም በላይ አስራ አምስት ኪሎ ሜትርም በላይ ቢሆን ሄጄ የማገልገል እንትኑ ነው ስላለኝ ሌላው ፍላጎቱም ግዴታው ስላለኝ። ለሕብረተሰቡ ሲባል ያው ከዚህ በላይና እስከዚህ ባለው ኪሎሜንትርን ተጉዢ ያው እንጓዛለሁ እሰራለሁ።